ክፍል ማለት በተለያየ መንገድ ልንገልጸው እንችላለን። የቤት ክፍል ሊኖር ይችላል። ይሄ ማለት ቤት ተከፍሎ በተለያየ ክፍል ሲሰራ ክፍል ልንለው እንችላለን። ምክንያቱም ክፍልን በብዙ መንገድ ልንገልጸው እንችላለን ወይም ልንተረጉመው እንችላለን። ሌላ ደግሞ ክፍል ምን ሊሆን ይችላል ከትምህርት ጋር ሊገናኝ ይችላል። አምስተኛ ክፍል፣ ስድስተኛ ክፍል፣ ሰባተኛ ክፍል፣ ስምንተኛ ክፍል እየተባለ የአንድ ሰው የክፍል ደረጃ የሚጠራበት ሁኔታ አለ። እንደ እንትኑ ሊለያይ ይችላል። ክፍል ማለት የራሱ ይዘት እና የራሱ ትርጉም አለው። ለቤት ሊሆን ይችላል። በትምህርት ደረጃ ደግሞ ምናልባት ስንማር በክፍል በክፍል ተደርጎ፤ ከአንዱ ክፍል ስናልፍ ወደ ሌላው ክፍል እንደምንዛወር ወይም ከአንዱ ክፍል ወይም ከሌላኛው ክፍል ወደ ሌላኛው ክፍል እንደምንዛወር፤ የሚያመለክት ትርጉም ያለው ነገር ነው ክፍል ማለት። ብዙ ጊዜ ቤትም ሲሰራ በክፍል ሊሰራ ይችላል። ሳሎን ሊከፈል ይችላል፣ መኝታ ቤት ሊከፈል ይችላል፣ ኪችን ሊከፈል ይችላል፣ መኝታ ማነው መኝታ ቤት በራሱ ሊከፈል ይችላል ከዛ ደግሞ ሻወር ቤት ሊከፈል ይችላል በተለያየ መንገድ ሊከፈል ይችላል እና ክፍልን በዛ መንገድ ነው የምንጠራው።

ግራ ማለት ብዙ ትርጉም አለው ግራን ስንል ግራ ይባላል አንድ ሰው ግራ ብሎ ሲጠራ። እጁን የግራ ክፍሉ ሊሆን ይችላል ወይም ከግራ በኩል ያለውን አቅጣጫ ሊሆን ይችላል እና። ግራን በብዙ መንገድ እንተረጉማለን ለምሳሌ አንድ ሰው። ከእኔ በግራ በኩል ከተቀመጠ በግራ በኩል ነው የቆመው ወይም የተቀመጠው። ብዬ መጥራት እችላለሁ ግራ ስንል ለእጅ ለምሳሌ ሁለት እጆች አሉን። ከሁለት እጆቹ አንዱ የቀኝ እጃችን አለ አንዱ የግራ እጃችን አለ። የግራ እጃችንን ግራ ብለን እንጠራለን የቀኝ እጃችንን ደግሞ ቀኝ ብለን እንተራለን። ስለዚህ ግራ ማለት አቅጣጫ ነው በአቅጣጫ የተቀመጠ ነገር እንደማለት ነው። ለምሳሌ ከእኔ በቀኝ በኩል የተቀመጠ በቀኝ አቅጣጫ ይባላል። በግራ በኩል የተቀመጠ ደግሞ በግራ አቅጣጫ ነው የተቀመጠው። ከእግራ በኩል ነው የተቀመጠው ተብሎ። በእግራ በኩል እንዳለ ነው የሚወራው ወይም የሚነገረው። ስለዚህ ግራ የሚባለው ነገር የአንድ ሰው ወይም የአንድ ነገር አቅጣጫ ወይም ያለበት ቦታ ያለበት ሁኔታ ሊሆን ይችላል። ትርጉሙ በዚህ ሊተረጎም ይችላል።

ፈጣን ብለን ስንጠራ ፈጣንን በብዙ መንገድ ልንጠራ እንችላለን። አንደኛው ከፍትነት ጋር ከቅልጥፍና ጋር ሊሄድ ይችላል አንድ ሰውም በስራ ፈጣን ነው ሊባል ይችላል። ታታሪ ነው ፈጣን ነው ሊባል ይችላል። አንድ ሰው በሩጫ ፈጣን ነው ማለት ይቻላል። ለምሳሌ አንድ ሰው በስራ ፈጣን ነው ብለን እንድንጠራ የምችለው ስራውን ባጋቡና በተገቢው ሁኔታ መጨረስ ሲችል። ወይም በተያዘለት እቅድና ጊዜ መጨረስ ሲችል ያን ሰው ምን እንለዋለን? በጣም ፈጣን ነው። በጣም ይፈጥናል ብለን እንጠራዋለን። ከዛ ውጪ ደግሞ ፈጣን ብለን የምንጠራው አንድ ሰው በሩጫ ውድድር በብዙ ኪሎሜትሮች ላይ ተወዳድሮ ሲያሸንፍ። ውይ ፈጣን ነው ፈጣን ሰዓት አለው ብለን ያን ሰው እንጠራዋለን። ምንድነው ፍጥነትን ይገልጻል? ፍጥነትን ቅልጥፍናን ወይም ያንን ሰው ብርታትና ጥንካሬን የሚገልጥ ነገር ነው። ምክንያቱም አንድ ሰው ብርታትና ጥንካሬ ሲኖረው ነው። መቼም ፈጣን የሚሆነው እና ለዛ ነው ፈጣን እንላለን ብዙ ጊዜ በተለያየ መንገድ ልንገልፅው እንችላለን። በስራም ሊሆን ይችላል። የአንድ ሰውን ጥንካሬ አይተን ሊሆን ይችላል። በምንድነው እንዲ ፈጣን የሚለውን ትርጉም መግለጽ እንችላለን

ኢንቨስትመንት ማለት ደግሞ ትልቅ ይዘት እና ትልቅ ትርጉም ነው ያለው ኢንቨስትመንት ስንል አንድ ሰው ሊሰራ ያሰበው ነገር አንድ ሰው ገንዘቡን ጊዜውን ብዙ ነገሩን መዋለንዋዩን ሊያፈስበት ያሰበ ነገር ወይም ለያውለው ያሰበ ነገር ነው እዛ ላይ እዛ ስራ ላይ ኢንቨስትመንት ስንል የሆነ ስራ ሰርተን ወይም የሆነ ኢንቨስት አድርገን ገቢ የሚያመጣልን ነገር ነው ውጤት እሚያመጣልን ነገር ምን እንለዋለን ኢንቨስትመንት እንለዋለን። ኢንቨስትመንት በብዙ መንገድ ሊገለጽ ይችላል በብዙ ደረጃ ሊገለጽ ይችላል። በትልቅ ኢንቨስትመንት ተጀምሮ ትልቅ ደረጃ የሚደርስ የኢንቨስትመንት ወይም የስራ ግኝት ወይም የስራ ሁኔታ ሊኖር ይችላል ያንን ምንድነው ኢንቨስትመንት ነው እምንለው። አንድ ሰው የሆነ ነገር ነድፎ ወይም የሆነ ስራ አስቦ ወይም አቅዶ ያንን ስራ ለመስራት የሚያልመው የሚያወጣው ወይም የሚሄድበት መንገድ ወይም ተጠቅሞ ወይም ያለውን ሀብቱን ተጠቅሞ እውቀቱን ተጠቅሞ ኢንቨስትመንት ላይ ሰርቶ ራሱን ሀገሩን ቤተሰቡን የሚለውጥበት መንገድ ኢንቨስትመንት ብለን እንጠራዋለን። ኢንቨስትመንትን በዚህ እንገልጸዋለን

ሶስት ስንል ቁጥር ነው የሚያመለክተው ሶስት ስንል ቁጥር ነው የሚያመለክተው አንድ ብለን፤ ሁለት እንላለን፤ ሶስት እንላለን፤ ዜሮ ከጀመርን ደግሞ ዜሮ ብለን ሁለት እንላለን፤ ሶስት እንላለን ቁጥር ነው የሚያመለክተው ሁሉ ሶስት ቁጥር እንላለን ሶስት ምንድነው ከሁለት ቀጥሎ የሚመጣ ቁጥር ነው። ይሄ የቁጥር መጀመሪያው ይታወቃል ዜሮ ነው ወይ በአንድ ይጀምራል ወይ በዜሮ ይጀምራል እና የቁጥር መጨረሻው ደግሞ አይታወቅም። ዘርዝረን ሚሊየን ብለን፤ ቢሊየን ብለን፤ ትሪሊየን ብለን፤ አንጨርሰውም ስለዚህ ሁለት ቁጥር ብለን ሶስት የምንለው ሶስት ቃል ደግሞ በኋላ የሚቀጥሉት ቁጥሮች ይመጣሉ፤ ይደረደራሉ። ይሄንን የሚያሳየው ምንድነው የቁጥር ቅደም ተከተል አለ። ምን ይባላል ቀዳማዬና ተከታይ ይባላል። አንዱ ይቀድማል፤ አንዱ ይከተላል ለምሳሌ ሶስት ቀዳማይ ቀዳማይ ሁለት ነው፤ ሶስት ደግሞ ተከታይ ነው አንዱ ይቀድማል አንዱ ይከተላል፤ አንዱ ይቀድማል አንዱ ይከተላል፤ ምንድነው ይሄ የቁጥር ሁኔታ ነው። የቁጥር ስሌት ነው ቁጥሮች ላይ ያለው ይዘት ነው ያለው ስሌት ነው ያለው ትርጉም ነው እና ሶስት ማለት ቁጥር ናት ራሷ ከሁለት ቀጥላ የምትገኝ

ሩቅ ማለት ከቦታ አንፃር ኧ ሊገናኝ ይችላል። ቦታ ጋር በተያያዘ፣ ከረቀት ጋር በተያያዘ ነገር እሚገናኝ ነገር ነው። ሩቅ ስ ቢት ሲባል ምንድነው አንድ ቦታ ሩቅ ነው ይባላል። አንድ ሰፈር ሩቅ ነው ይባላል። አንድ ሰፈር ያለበት አድራሻ ወይም ያለበት ርቀቱን እሚለካ ነው። እና ከርቀስ አንፃር የሚተረጎም ነው። እና ብዙ ጊዜ ሩቅ እንላለን። ከዛ ደሞ ቅርብ እንላለን። ብዙ ቦታ፣ ብዙ አድካሚ ጉዞ ስንጓዝ እሩቅ እሚሆንበት አጋጣሚ አለ። ከዛ ደግሞ ቅርብ ከተባለ ደሞ ቅርብ ወዲያውኑ ምንደርስበት። ብዙ ሰዓት ሳይፈጅ ምንደርስበት። በቀላሉ ምንደርስበት ስለሆነ ኢሄን ምን እለዋለን ቅርብ እንለዋለን። እሩቅ ደግሞ በተቃራኒው ነው። ወይም የቅርብ ተቃራኒ ሩቅ ነው። ሩቅ እምንለው እርዝመቱን፣ ርቀቱን፣ ወይም ያለው ቦታ፣ የቦታው ርቀት፣ የቦታውን እርዝመት፣ የአካባቢውንም የሰፈሩን እርዝመት ሊሆን ይችላል። እና ሩቅን በዛ መንገድ ነው ምንገልጸው። ያው አገላለጹ እ ግልጽ ነው። ምክንያቱም እሩቅና ቅርብ፣ እሩቅና ቅርብ ስንል ሩቅ እምንለው እርቀትን ሚያሳይ ነው። ቅርብ ምንለው ቅርበትን እሚያሳይ ነው። እና ስለዚህ ሩቅ ከአቅጣጫጋ እሚገናኝ ነገር ነው ማለት ነው።

ጠረምቤዛ ማለት ለተለያየ ነገር የምንገለግልበት፣ የሚጠቅመን አንዱ መሳሪያ እንደማለት ነው ወይም መገልገያ እንደማለት ነው። ለምሳሌ ስራ ቦታ ላይ እንትን የሚይዝ ያስፈልገናል፣ ለመጻፍ ሊሆን ይችላል፣ ኮምፒውተራችንን ለማስቀመጥ ሊሆን ይችላል፣ ቤት ውስጥ ጠረምቤዛ ቤት ያስፈልገናል፣ ምግብ ለመብላት ሊሆን ይችላል ተያዩ ነገሮች ሊሆን ይችላል ጠረንቤዛ አስፈላጊ ነው ለብዙ ነገር አስፈላጊ ነው። ስለዚህ ጠረንቤዛን በብዙ ነገር ነው የምንተርጉመው በብዙ ነገር ነው የምንይዘው ምክንያቱም ጠረምቤዛ ማለት ብዙ ጥቅሞች አሉት ብዙ ጥቅሞች አሉት ብዙ ነገሮች አሉት በውስጡ የያዛቸው ነገሮች ማለት ነው። ምንድነው ጠረምቤዛ ማለት ተቃውሞ ማለት የሚያገለግለን ነው። ልክ ለምሳሌ ቤት ውስጥ ጠረምቤዛ ካለ ምግብ እንበላበታለን፣ እናስቀምጥበታለን ምግብ አስቀምጠን እንበላበታለን ወይም የሆነ ነገር አስቀምጠን ማንበብም ሊሆን ይችላል ወይም የሆነ ወንበር ላይ ተቀምጠን የሆነ ነገር አድርገን ልናይበትም ሊሆን ይችላል፣ ልናከናውንበት ሊሆን ይችላል ብቻ መገልገያ ነውና በስራ ቦታም ይሁን በቤት ጠረምቤዛን እንገለግልበታለን ጠረም ቤዛ ከብዙ ነገር ሊሰራ ይችላል። ለምሳሌ ከንጨት ሊሰራ ይችላል ከብረት ሊሰራ ይችላል ከተለያዩ ነገሮች ሊሰራ ይችላል። እና ጥቅሙ ግን ማገልገል ነው በተለያዬ አገልግሎት ነው የሚለው። እኛን ማገልገል ነው በቢሮ ውስጥ ያገለግለናል ስንሰራ ስራ ከቢሮ ውጭ ደግሞ ቤታችን ለተለያዩ አገልግሎቶች ያገለግለናል።

ሰራተኛ ማለት ስራን የሚሰራ እንደማለት ነው። ስራን የሚሰራ ወይም ስራ ላይ ያለ ሰራተኛ እንለዋለን። ሰራተኛ በቃ ስራው ሙያውን ከሙያው ጋር የሚገናኝ ነገር ነው። ሰራተኛ ማለት አንድ ሙያ ወይም አንድ ተግባር የሚያከናውን የሚሰራ እንደማለት ነው። ሰራተኛ ይባላል አስሪ ይባላል ሰራተኛ ምንድነው? ስራውን የሚሰራው ነው። አሰሪ ደግሞ ከተባለ የሚያሰራው ነው። ያንን ስራ በበላይነት ሆኖ በዋነኝነት ሆኖ። ስለ ስራው የሚመለከተው ብዙ ነገር አለ ብዙ ሀላፊነቶች አሉ። ያን ስራ እንድንሰራ የሚያደርገን ነገር ነው ሰራተኛ የምንለው። አሰሪ ደግሞ የምንለው የሚያሰራን ነው እኛን ያሰራናል። እኛን ያሰራናል ያዘናል ሊያዘን ይችላል የተለያዩ መንገዶችን ያሳየናል። ስለዚህ የአሰሪ እና የሰራተኛ ልዩነት ይሄ ነው። ሰራተኛ ለምሳሌ አሁን እኔ ሰራተኛ ነኝ በተለይ መንገድ ስራዎችን እሰራለሁኝ። አሰርየ ደግሞ የኔ የሚያሰራ የመስሪያ ቤት ሊሆን ይችላል ድርጅት ሊሆን ይችላል። ያ የኔ አሰርየ ነው ደሞዝ ከፋዬ ነው ማለት ነው። እና ሰራተኛ ስራን የሚሰራ ነው ከስራ ጋር የሚያዙ ነገሮች ላይ እሱ ላይ ነው ሰራተኛነት እንትን የሚለው የሚገለጠው። ስለዚህ ሰራተኛ ማለት ስራን የሚሰራ የሚያከናውን ወይም የሚከውን እንደማለት ነው።

ትብብር ማለት መተባበር መረዳዳት መተጋገዝ መደጋገፍ እንደማለት ነው። ለምሳሌ አንድን ሰው መተባበር ማለት ሰውየውን ማገዝ መርዳት። ሊጠቀም ማድረግ በብዙ መንገድ ማገዝ መንከባከብ እንደማለት ነው። ትብብር አድርግልኝ ብሎ የሆነ ሰው ቢጠይቅ ራሱ ምንድነው? ትብብሩን እገዘኝ እርዳኝ እገዛ አድርግልኝ እንደማለት ነው። ስለዚህ ትብብር ማለት በጋራ በአንድ ላይ በህብረት መስራት ሊሆን ይችላል። በህብረት ማደግ ሊሆን ይችላል። በአንድ ላይ ብዙ ነገሮችን ማድረግ ሊሆን ይችላል እና የተለያዩ ጥቅሞች አሉት። በትብብር መስራት ውጤት ያመጣልናል ለውጤት ያደረሰናል ውጤት ምናይበት ነው። ስለዚህ ትብብር ማለት በውጤትነት ታይበት ነው ውጤት የምናመጣበት ነው። የተለያዩ መንገዶች የተለያዩ ነገሮች አሉ በትብብር ስንሰራ ሚያመጡልን ወይም ምናገኘው ጥቅሞች ብዙ ናቸው። ስለዚህ ትብብር ማለት በጋራ በአንድ ላይ በህብረት ሰርቶ በህብረት ማደግ ወይም ትብብር ማለት በአንድ ሰው ብቻውን ሳይሆን ብዙ ሰው ጋር አብሮ ተባብሮ ብዙ ነገሮችን መስራት ብዙ ነገሮችን ማከናወን የሚለውን ትርጉም ይይዛል

የተጠቃሚ ስም ብልንም ስንጠራ ተጠቃሚ ማለት፣ አንድም ማግሌሎት ሊሆን ይችላል አንድን ተግባር ሊሆን ይችላል፣ አንድን ነገር ሊሆን ይችላል፣ ጥቅም ላይ ወይም ጥቅም ላይ የሚያውል እንደማለት ነው። የተጠቃሚ ስም ማለት ያ የተጠቃሚ ስም ብለን ስንጠራ የሰውየው ወይም ያንን አይሎት የሚወስደው ስም ማለት ነው። ለምሳሌ አበበ የኛን አገልግሎት ማግኘት ቢፈልግ አበበ ስም ነው። ተጠቃሚውን አበበ ነው። ስለዚህ የተጠቃሚው ስም ማነው ተብሎ ቢጠይቅ አበበ ነው። ለምሳሌ አበበ ብለን ከእኛ የተለያዩ እቃዎችን ፈልጎ ከሆነ የተለያዩ አገልግሎቶችን ፈልጎ ከሆነ የጤና አገልግሎቶችን ሊሆን ይችላል፣ የባንክ አገልግሎቶችን ሊሆን ይችላል እነዚህን ነገሮች ከፈለገ እኛን ያወራናል ወይም እኛ አበበ እናወራዋለን ማለት ነው። ስለዚህ ተጠቃሚ ማን ነው? አበበ ነው ስሙ ማን ነው አበበ ነው። ስለዚህ የአንድን ተግባር ወይም የአንድን ነገር ወይም የሆነ አገልግሎት ተጠቃሚ ስም አበበ ይባላል ማለት ነው። ስለዚህ ምንድነው የአገልግሎት ተጠቃሚ ሊሆን ይችላል፣ የተለያየ ነገር ተጠቃሚ ሊሆን ይችላል፣ ብቻ በዛ ውስጥ ያለ ሰው ስም እንደማለት ነው። ይሄ ነው በትርጉሙ

ማታ ማታ ብለን ስንጠራ ማታ ማለት እንግዲህ የጊዜ ሰሌዳዎች ናቸው። አንድ ጊዜ ማታ እንላለን አንድ ጊዜ ጠዋት እንላለን አንድ ጊዜ ቀን እንላለን ግን ተፈጥሮን ከፋፍለናል ማለት ፈጣሪ በጠጣም መንገድ የከፋፈልነው ነገር አለ። ጠዋት የምንለው ጠዋት ሲነጋ ወይም ማለዳ እንለዋለን ጠዋትን መሽቶ ካደርን ከነካ በኋላ የምናገኘው እለት እንደማለት ነው። ሰዓት እንደማለት መጥቷት የምንለው ቀን አካባቢ ደግሞ ቀትር አካባቢ ደግሞ ስድስት ሰዓት ሰባት ሰዓት አካባቢ ያለውን ቀን እንለዋለን። ወይም ቀትር እንለዋለን ወይም ምሳ ሰዓት እንለዋለን። ከዛ በኋላ ደግሞ ከአሥራ ሁለት ሰዓት ምናምን በኋላ ያለውን ማታ እንለዋለን። የቀኖች ልዩነት ነው የሰአቶች ልዩነት ነው። በቀን ውስጥ ሃያ አራት ሰዓት አለ። በዛ ድግግሞሽ ወይም በዛ ክፍፍሎች ውስጥ። የለየንበት ወይም የምንለይበት መንገድ ነው ቅኑን ሰአቱን እለቱን። የምንለይበት መንገድ ነው። ስንት ሰዓት ነው? ወይ ማታ ነው ወይስ ጠዋት ነው? ወይስ ቀን ነው ቀትር ነው ብለን የምንለይበት መለያ መንገድ ነው። ማታ ሲሆን ማታ እንላለን ጧት ሲሆን ጧት እንላለን። ቀን ሲሆን ደግሞ ቀን እንላለን እና በዛ መንገድ ነው የምንተረጉመው። የእለት ነው በቃ እለታዊ መገለጫችን ነው። እለትን የምንገልጥበት ሰዓትን የምናውቅበት ነው ማታ ማለት ነው።

አዲስ ማለት አዲስ ብለን ስንጠራ አንድ ነገር አዲስ ነው ልንል እንችላለን። ለምሳሌ ልብሱ አዲስ ነው ጫማው አዲስ ነው። ቤቱ አዲስ ነው መኪናው አዲስ ነው። መንገዱ አዲስ ነው። ሰውየው አዲስ ነው ልንል እንችላለን። አዲስ ማለት ለሰውየው ከሆነ ይሄ ሰው አዲስ ነው ካልን ፀጉረ ልውጥ ነው። ከአሁን በፊት አይቼው አላውቅም ከአሁን በፊት አላውቀውም አንተዋወቅም ለኔ አዲስ ነው። ተዋውቀን አናውቅም ልል እችላለሁ። ልብስ ብዬ ስጠራ ደግሞ ልብሱ የተገዛው በቅርብ ጊዜ ነው። አዲስ ልብስ ነው እስካሁን ለብሸው አላውቅም። እስካሁን ተጠቅሜበት አላውቅም። ለማለት ነው። አዲስ ቤት ስንል ደግሞ ቤቱን በቅርብ ጊዜ ነው የገዛሁት ወይም በቅርብ ጊዜ የተገዛ ቤት ነው። በቅርብ ጊዜ የተሰራ ቤት ነው። በቅርብ ጊዜ ነው ቤቱን የገዛሁት በቅርብ ጊዜ ነው። ቤቱን እየኖርኩበት ያለሁት ብዬ። ስለቤቱ አዲስነት እናገራለሁ። አዲስ ማለት የሆነ ነገር ሊሆን ይችላል የሆነ እቃ ሊሆን ይችላል ብቻ። አዲስ ነው ስንል። ገና ከአሁን በፊት ያልነበረ ከአሁን በፊት ያልኖረ አዲስ ነገር ገና ወደ ህይወታችን የመጣ። የምንገለገልበት የምንጠቀምበት ሊሆን ይችላል። በብዙ መንገድ ልንገጸው እንችላለን ብዙ ትርጉም ነው ያለው እና። አዲስን የምገልጸው በዚህ መንገገድ ነው።

ምን ልርዳህ ደስ ይለኛል ልረዳህ እፈልጋለሁኝ ምን ልርዳህ ምን ልታዘዝ? በእኛ ደርጅት ውስጥ የተለያዩ አገልግሎቶች ይሰጣሉ። ከምፈልጋቸው አገልግሎቶች ምን ልገዝህ ምን ልርዳህ? የደንበኞች አገልግሎት ነው የምፈልገው። ምንድነው? የብድር አገልግሎት ከሆነ ብድሮች አሉ የተለያዩ የብድር አማራጮች አሉ የቤት ብድር አለ የመኪና ብድር አለ የተለያዩ የባንክ አገልግሎቶች አሉ። እነዚህን አግልግሎቶች ላንተ ለመስጠት አንተን ለማስተናገድ እኛ ዝግጅቱን ጨገጁ ነን። የዕለታዊ ብድሮች አሉ የወራዊ ብድሮች አሉ የአመታዊ ብድሮች አሉ። የመኪና ብድሮች አሉ በአጭር ጊዜ የሚመለሰው በመካከለኛ ጊዜ የሚመለሰው። በረጅም ጊዜ የሚመለሰው የተለያዩ መኪና ብድሮች አሉን እንደዛ ብድሮች እንሰጥሃለን። እና እርዳታ ሁል ጊዜ እንደምናደርግልን ሙሉ እምነት አለን። እርዳታችን ደግሞ አመርቂንና ውጤታማ እንደሚሆን ተስፋ እናደርጋለን። ስለዚህ ዛሬ የፈለከውን እርዳታ ላንተን ለማቅረብ ወይም ላንተን ለመስጠት ዝግጅታችንን ጨርሰናል። አንተ በተግባር ላይ መዋል ነው ያለብህ። ስለዚህ ሁልጊዜም ረዳታችን ከጎንህ ነው። እንረዳሃለን እናግዛለን

አቀራረብ ብለን ስንል አቀራረብ የምግብ አቀራረብ ሊሆን ይችላል። የተለያዩ ሙዚቃዎችን አቀራረብ ሊሆን ይችላል። የተለያዩ የስነ ጽሁፍ አቀራረብ ሊሆን ይችላል አቀራረብ ማለት አንድን ስራ ወይም አንድን ተግባር የምናቀርብበት ለተመልካች ሊሆን ይችላል። ለማህበረሰቡ ሊሆን ይችላል ለሰዎች ሊሆን ይችላል ለእንግዶች ሊሆን ይችላል በዛ መንገድ የምናቀርብበት አካሄድ ወይም መስፈርት እንደማለት ነው። ለምሳሌ የምግብ አከራረም ይባላል። ምግብ አከራረብ ማለት ምግብ እንዴት እንደሚቀርብ የሚያሳይ። ወይም ምግብ በምን መንገድ መቅረብ አለበት። ወይም በምን መንገድ ሰርቶ በምን መንገድ መቅረብ አለበት። የሚለውን የሚያሳይ ይሄን ምን እንለዋለን? የምግብ አከራረም ሂደት እንለዋለን። ከዛ ደግሞ የሙዚቃ አቀራረብ ስንል። ሙዚቃው እንዴት ነው የሚቀርበው? ሙዚቃው በምን አይነት መንገድ ነው የሚቀርበው? እንዴት ሲቀርብ የተሻለ ሙዚቃ ይሆናል። እንዴት ቢቀርብ ተመርካቾችን ወይም የሙዚቃ አፍካሪዎችን ሊያስደስት ይችላል? አመርቄ ሊሆን ይችላል። የሚለውን በዛ አንፃር በአቀራረቡ የምንለይበት የአካሄድ አካሄድ እንደማለት ነው። እንደአጠቃላይ

ጥሬ ገንዘብ ማለት ገንዘባችን በጥሬ መንገድ አለ ይዘነዋል ማለት ነው። ለምሳሌ በጥሬ በሲስተም ላይ ያለ ገንዘባችን አለ ከዛ አውጥተን ከባንክ አውጥተን ከዛ ከሲስተም አውጥተን በወረቀት የሚሰጠንን መኒ የሚሰጠንን ገንዘብ በኪሳችን አስቀምጠን በኪሳችን የተለያዩ ክፍያዎችን ስንከፍል የተለያዩ አገልግሎቶችን ስናገኝ ለተለያዩ ነገሮች ስናውለው ያንን ምን እንለዋለን ጥሬ ገንዘብ እንለዋለን ጥሬ ገንዘብ ማለት በጥሬው የያዝነው ማለት ነው። በጥሬው ይዘን የምንከፍለው ማለት ነው በስልካችን አንከፍለውም በተለያየ የሞባይል አገልግሎት መተግበሪያዎች አንከፍለውም። በኦንላይን አንከፍለውም የምንከፍለው በምንድን ነው? በእጃችን ነው። በይነ መረብ ሳይሆን በእጃችን በእጃችን ባለው ወይም ከኪሳችን አውጥተን የምንከፍለው ወይም ከኪሳችን አውጥተን የምንሰጠው የምንጠቀምበት የምንገለገልበትን ምን እንለዋለን ጥሬ ገንዘብ እንለዋለን? ጥሬውን ገንዘብ ባንክ ቤት ሄደን ወጪ እናደርጋለን ወይም እናገኘዋለን ከዛ ደግሞ ያንን ደግሞ ለምንፈልገው ነገር ያንን ያወጣነውን ብር የያዝነውን ብር ለምንፈልገው ነገር እንገለገልበታለን

ሳምንት ስንል ክፍፍሎሽ ነው። ወሩን በአራት እንከፍላለን በአራት ሳምንት። አንድ ወር ሃያ ስምንት ቀን ሊኖር ይችላል ሰላሳ ቀን ሊኖረው ይችላል በአራት ሳምንት እንከፍለዋለን። ሳምንት ማለት ከሰኞ እስከ እሁድ ያለው ቀናቶች ተቆጥረው ሰባት ቀኖች ተቆጥረው ከዛ በኋላ በአጠቃላይ ሰባቱ ቀኖች ምን ይባላሉ ሳምንት ይባላሉ። ሰባቱ ቀኖች ተደመረው ሰኞ አለ ማክሰኞ አለ ሮብ አለ ሀሙስ አለ አርብ አለ ቅዳሜ አለ እሁድ አለ። እነዚህ አራት ቀኖች ተደምረው ምን ይሆናሉ ሳምንት ይሆናሉ። ሳምንቱ ደግሞ ሳምንት ሳምንት ሳምንት እያለ እየጨመረ ሲሄድ። የመጀመሪያ ሳምንት ሁለተኛ ሳምንት ሶስተኛ ሳምንት አራተኛ ሳምንት ይሆንና። በወር ውስጥ አንደ አጠቃላይ አራት ሳምንቶች አሉ። አራቱ ሳምንቶች ሲደመሩ አንድ ወር ይሆናል። አንድ ሳምንት ብቻውን ሰባት ቀን አለው። እና የእለትና የሳምንት የወር የአመት ልዩነቶች። ሁሉም ከተፈጥሮ ከፈጣሪ ጋር የምናገኛቸው በረከቶች ናቸው። ከሳምንት ሳምንት የምንለው ደግሞ ከሰኞ እስከ እሁድ። ሰባቱን ቀኖችን ሳምንት ብለን እንጠራቸዋለን ማለት ነው።

ኩፍያ ማለት ለብዙ ነገር የሚያገለግለን ለፀሀይ ሊሆን ይችላል ከተለያየ ነገር የሚጠበቀን ራሳችን ላይ የምናደርገው ወይም ፀጉራችን ላይ የምናደርገው ከጥጥ ሊሆን ይችላል። ከተለያየ ነገር ከተለያየ ምርት የተሰራ ትልቅ አገልግሎት ያለው ነው። እና ኮፍያም በብዙ መንገድ መጠቀም ይቻላል። ኮፍያን በተለምዶ ትልልቅ ሰዎች ናቸው የሚጠቀሙት። ትልቅ ሰዎች ብዙ ጊዜ ኮፍያ ሲያደርጉ እናያለን። ኮፍያን በብዙ መንገድ ከተለያየ ቦታ ልንገዛ እንችላለን። ከሱቅ ልናገኘው እንችላለን። ከተለያየ ቦታ ልናገኘው እንችላለን። ጸሀይን ይከላከልልናል ፀጉራችንን ይሸፍንልናል ብዙ ጥቅም አለው። ኮፍያ ኮፍያ የተለመደ ነው በብዙ ማህበረሰብ ውስጥ በብዙ ሀገር ላይ። ለፀሀይ መከላከያ እና ለስራም አንድ ሰው ስራ ሲሰራ። ፀሀይ ላይ ከሆነ ስራውን የሚሰራው እዛ ፀሀይ ላይ ሆኑ ፀሀይ እንዳይመታው ኮፍያውን ከጭንቅላቱ ላይም ከራሱ ላይ በማድረግ ጸሃዩን የሚከለከልበት ከዛ የሚድንበት። የሚከላከልበት አንዱ የጸሃይም መከላከያ መንገድ ነው ልክ እንደ ጥላ ማለት ነው። እና ኮፍያ ከላይ የምናደርገው ከጸጉራችን ላይ የምናደርገው ወይም ከራሳችን ላይ የምናደርገው። ከተለያዩ መንገድ የተሰራ እንደ ልብስ የሚያገለግለን ነው። ከፍያ ማለት

ሻይ ማለት ቁርስ የምንመገብበት ቁርስ የምንበላበት ከተለያየ መንገዶች የሚዘጋጅ ብዙ ጊዜ ጠዋት ላይ በዳቦ ሻይ በዳቦ ልንበላ እንችላለን። ሻይ ማለት በቅመም ተደርጎ። የራሱ የሆነ ሻይ ቅመም አለ ሻይ ቅመም ይዘጋጃል። በዛ ሻይ ቅመም ውስጥ ደግሞ ስኳር ተጨምሮ ሻይ በማፍላት። ጣፋጭ የሆነ ስኳር ተጨምሮበት ዳቦዎችን ሊሆን ይችላል። የተለያዩ ምግቦችን እያጣጣምን እምንበላበት በጣም አነቃቂ ልክ እንደ ቡና እምንጠቀምበት። የቡና አይነት ጋር ይዘት ባይኖረውም ቡና እሚዘጋጅበት ሊዩ የሆነ አዘጋጃጀት ቢኖረውም። የሻይም አዘጋጃጀት ከቅመም ይዘጋጃል ከቅመም የተዘጋጀውን ስኳር ላይ አድርገን። ሻይ ብርጭቆ ላይ አድርገን ከተለያየ ነገር ጋር ልንበላው እንችላለን። ለምሳሌ ከዳቦ ጋር ልንበላው እንችላለን። ከብስኩት ጋር ልንበላው እንችላለን። ከተለያዩ ጣፋጭ ነገሮች ጋር በሻይ ልንበላ እንችላለን። ሻይ ማለት አነቃቂ ነው። ብዙ ጊዜ የተለመደው ሻይን ከዳቦ ጋር ነው ሻይን ከዳቦ ጋር ቁርስ ሰዓት እምንመገበው ምግብ እንደሆነ ነው። የሻይ ትርጉም ይሄን ይመስላል

ሙቀት የምንለው አንዱ የአየር ንብረት ነው የአየር ንብረት ሆኖ አየርን የምንለካበት ሙቀታማ ነው ቀዝቃዛ ነው አየሩ ብለን የምንተነብይበት ነው ሙቀት ማለት ብዙ ጊዜ ሞቃት የሚሆንበት ለምሳሌ ምሳ ሰዓት አካባቢ ከቀኑ ስድስት ሰዓት ሰባት ሰዓት አካባቢ ሞቃት የሚሆንበት አጋጣሚ ያለ ፀሀይ በብዛት እያንዳንዱን ኦዞኑን ላይሯን ወደ መሬት የምታወጣበት ወይም መሬት የምታደርስበት ይሄንን የምንለው አለን ሙቀት እንለዋለን። ሙቀት እንደ አካባቢው ወይም እንደ መልካም ምድሩ ሊለያይ ይችላል። አንዳንድ ቦታ ላይ ከፍተኛ ሙቀት የሚመዘገብበት አጋጣሚ አለ። ከፍተኛ ሙቀት አንዳንድ ቦታ ግን የሙቀት መጠኑ ዝቅተኛ ሆኖ ቀዝቃዛና መካከለኛ የአየር ንብረት የሚኖርበት አጋጣሚ አለ። ሙቀቱ ምንድነው? እንደ ሀገሩ እንደየቦታው እንደየሰፈሩ የሚለያይበት ወይም እንደየሀገሩ የሚለያይበት አለ ብዙ ሀገሮች ላይ የሙቀት መጠናቸው የተለያየ ነው። አንዱ ሀገር ከፍተኛ የሙቀት መጠን ይመዘገባል። አንዱ ሀገር ዝቅተኛ የሙቀት መጠን ይመዘገባል። በየእለቱ በየጊዜው እንኳን በየሰአቱ ራሱ የሙቀት መጠን ይለያያል። የአንዱ ይጨምራል የአንዱ ይቀንሳል። ሙቀት ማለት የሚለካ መለኪያ ነው የአየር ሬት መለኪያ ነው አየር የሚለካበት ነው። ሞቃታማ ዝናባማ ፀሀያማ ተብሎ አየር ንብረት የሚለካበት አንዱ መንገድ ሙቀት ነው።

ትልቅ ማለት በተለያየ መንገድ ልንገጸው እንችላለን የተለያዩ ትርጉሞች አሉት። ትልቅ የሚለው ትልቅ ማለት በእድሜዬ ትልቅ ሊሆን ይችላል። በስራ ትልቅ ሊሆን ይችላል። ግዝፈትን ሊያሳይ ይችላል። የእቃ ግዝፈትን እቃው ትልቅ ነው ብዙ ኪሎ ግራም ይመዝናል ብለን እነቱን ክብደቱን ልንገልጽ እንችላለን። ትልቅነት ደግሞ በሰዎች ላይም ይሄ ሁልጊዜ በቃ ትርጉም አለው። ለምሳሌ እሱ ትልቅ ነው እሱ ታላቅ ነው። እንባላለን ለምሳሌ ታላቅ ወንድም ካለኝ ወይም ከእኔ በፊት የተወለደ ወይም እኔን በአምስት አመት በስድስት አመት የሚበልጠኝ ወንድም ካለ እሱን ምንድነው ታላቅ እንለዋለን። ትልቅ እንለዋለን ምክንያቱም እኔ ቀድሞ ብዙ አመት ይበልጠኛል። ትልቅ ማለት ደግሞ ከእኛ በስራም ሊሆን ይችላል። በሙያም ሊሆን ይችላል። ከፍ ብሎ ወይም በልጦ የሚገኙ ከእኛ በብዙ ወርከት የተሻሉ ሰዎችን ትልቅ ብለን እንጠራቸዋለን። ትልቅን በብዙ መንገድ ነው የምንጠራው። ትልቅነት ብዙ ትርጉም አለው። እንደምንሰጠው ትርጉም ሊለያይ ይችላል። አንዳንድ ጊዜ በተለያየ ሚዛን በተለያየ ነገር ውስጥ ሚዛናዊነትን ለማስቀመጥ ይሄ ትልቅ ነው። ይሄ ትንሽ ነው ብለን ልናስቀምጥ እንችላለን። እና የትልቅ የሚለው ቃል ይሄ ነው ፍቺው።

ራስ ማለት ከሰው ልጅ ከላይኛው ቦታ የሚገኝ አቅፎ የያዘ ብዙ ነገር አቅፎ የያዘ ፀጉራችንን ላይ ያለበት ከውስጥ ደግሞ ጭንቅላታችንን ወይም አንጎላችንን ከውስጥ የያዘ ብዙ ነገሮች ያሉበት። ከአንገብ በላይ የሚገኝ ትልቅ ትርጉም ያለው በውስጡም ትልቅ ስርአቶች ያሉበት። ራስ ማለት ከላይ የሚታይ ከላይ ሆኖ የሚታይ በፀጉር የተሸፈነ ትልቅ ለሰው ልጆች ብዙ ነገሮችን የሚያከናውን ብዙ ነገሮችን የሚሰራ ትልቅ ተርጉም ያለው። ራስ ብለን እንጠራዋለን የሰው ልጆች እራስ አላቸው። ብዙ ራስን የሚገልጹ ሳይንሳዊ መረጃዎች አሉ። ሳይንሳዊ መረጃዎቹ ምንድን ናቸው? ራስ ከላይ እንደሚገኝ ራስ ደግሞ ፀጉር እንዳለው ከራስ ላይ ፀጉር አለ። ከውስጥ ደግሞ ብዙ ስርዓቶች አሉ። ብዙ ነገሮች አሉ ለመኖር የሚያስፈልጉን ስርዓቶች አሉ። ብዙ ነገሮችን የሚያከናውኑ ብዙ ተግባራቶችንም የሚያከናውኑ የሰውነት ስርአቶች አሉ የአንጎል ስርአቶች አሉ። የአንጎል ውቅሮች አሉ እና ያን ሁሉ የያዘ ከላይ በኩል ከ አንገት በላይ የምናገኘውን ነው ራሱ የምንለው

የት ብለን ስንጠራ የት የሚለውን ቦታን አቅጣጫን ሰፈርን ሊተኩም ይችላል የተለያዩ አቅጣጫዎችን የተለያዩ ሰፈሮችን የተለያዩ መገኛዎችን መገኛወችን ሊተቁመን ይችላል። በምስራቅ ሊሆን ይችላል በምዕራብ ሊሆን ይችላል በሰሜን ሊሆን ይችላል በደቡብ ሊሆን ይችላል። የሚያሳየው ምንድነው? የመገኛ ክስተቶችን ወይም መገኛዎችን ነው የሚያሳየው የመገኛ መገኛ እምንገልጽበት ነው። እና ለምሳሌ አንድ ነገር በሰሜን ከተገኘ ያ ነገር በሰሜን ይገኛል እንላለን። ያ ስቤት የት ነው የሚገኘው? በየት አቅጣጫ ነው ብለን ስናይ በዛ አቅጣጫ ነው። በዚህ ቦታ ነው የሚገኘው በደቡብ ነው የሚገኘው በሰሜን ነው የሚገኘው ብለን እንመልሳለን። ምንድነው? የት ብለን ስንጠይቅ ቦታውን ነው የሚያሳየው። አቅጣጫውን ወይም መገኛውን ነው የሚያሳየው። የት ነው ስንል የት ነው ያ ነገር የሚኖረው የት ነው ያን ነገር የሚገኘው። ለምሳሌ አበበ የት ነው ቤቱ ካልን የአበበ ቤት ቦሌ ነው። የአበበ ቤት አዲስ አበባ ነው የአበበ ቤት አሜሪካ ነው የአበበ ቤት ጀርመን ነው። የአበበ ቤት እዚህ ሰፈር ነው ካሊፎርኒያ ሰፈር ነው ብለን የምንጠራበት አጋጣሚ አለና ምንድነው የሚያሳይ የት ቦታ ነው። የዛ ቦታ ያደረሻው መገኛ ትክክለኛ መገኛውን የት ብለን እንጠራዋለን

መረጃ ማለት ስለ አንድ ነገር የተለያዩ ትንታኔዎችን የተለያዩ መረጃዎችን የተለያዩ ማወቅ ያለብንን ነገሮች የሚሰጠን ትልቅ ትንታኔ ትልቅ መረብ ነው። መረጃ ካለን ነገሮችን የማወቅ ነገሮችን የመረዳት ነገሮችን በምን አይነት መንገድ ማስኬድ እንዳለብን የሚያግዘን ትልቅ መረብ መረጃ ብለን እንጠራዋለን። መረጃ ማለት በብዙ መንገድ እናገኘዋለን በማህበራዊ ሚዲያ ልናገኘው እችላለን። በተለያየ በየእለቱ በየሰአቱ ከምናሳልፋቸው የህይወት ተሞከሮዎች። የወር ገጠመኞች ልናገኘው እንችላለን። ከሰዎች ልናገኘው እንችላለን ከተፈጥሮን ልናገኘው እንችላለን ከአካባቢን እናገኘው እንችላለን። መረጃም በብዙ መንገድ ልናገኝ እንችላለን እና ከዛ አንፃር እውቀትን የምናገኝበት በእውቀታችን ደግሞ ተመርኩዘን የራሳችንን ውሳኔ ሊሆን ይችላል። የተለያዩ ውሳኔዎችን የተለያዩ ነገሮችን የምንወስንበት ሊሆን ይችላል። ስለ አንድ ነገር መረጃ ወይም ጠለቅ ያለ እውቀት የምናገኝበት ሊሆን ይችላል። ብዙ ትርጉም ነው ያለው መረጃ እና መረብ ሆኖ ብዙ ነገሮችን አቅፎ የያዘ ትልቅ የእውቀት ስልት ማግኛ ስልት መረጃ ብለን እንጠራዋለን

ቀኝ የሆነ ነገር የምንጠቁምበት ነው። የሆነ ነገር ምንተነብይበት ነው ለምሳሌ። አንድ ሰው ይሄ ባሱ በየቱ ጋር ነው የቆመው ካለኝ ወይም ታክሲው በየቱ ጋር ነው የቆመው ብሎ ቢጠይቀኝ። በቀኝ በኩል ነው የቆመው በግራ በኩል ነው የቆመው ከኋላ በኩል ነው የቆመው ከፊት በኩል ነው የቆመው ብዬ እመልስለታለሁ። በግራ ወይስ በቀኝ የሚለውን ነገር ያለውን ቦታውን ለመጠቆም አቅጣጫውን ለመጠቆም አቀማመጡን ለመጠቆም ሊሆን ይችላል። ብቻ ቦታን የምንጠቀምበት ወይም አቅጣጫን የምንጠቁምበት። ይሄ በቀኝ ይገኛል ይሄ በግራ ይገኛል ብለን የምናይበት አቅጣጫን የሚያሳየን። ይዘት ነው ለምሳሌ እኛ ሰዎች ሁለት እጅ አለን። አንድ የግራ እጅ አለን አንድ የቀኝ እጅ አለን። የግራ እጃችን በእግራችን በኩል ከእኛ በግራ በኩል ከቀኝ እጃችን በግራ በኩል የሚገኘው ነው። የግራ እጃችን የቀኝ እጃችን ደግሞ ከግራ እጃችን በቀኝ በኩል የሚገኝ ነው። ሁለቱም እጃችን ሁለት ቀኝና ግራ እግር ወይም እጅ አለን ማለት ነው። ስለዚህ እነዚህን ደግሞ ለተለያዩ አገልግሎት እንጠቀምባቸዋለን። ቀኝ ካልን ቀኝ አችንን ነው ግራ ካልን ደግሞ ከግራ በኩል ያለውን ነው እና ይሄ የሚያሳየው ምንድነው? አቅጣጫውን ነው ቦታውን ነው አቀማመጡን ያሳየናል ማለት ነው።

አመት ማለት ሶስት መቶ ስድሳ አምስት ቀኖች ድምር ነው አመት እንዴት ይሆናል? አስራ ሁለት ወሮች አሉ ከመስከረም ጀምረው እነዚህ ወሮች ተቆጥረው እለቶች ተቆጥረው ሳምንታቶች ተቆጥረው ወራቶች ተቆጥረው ተደምረው ሶስት መቶ ስልሳ አምስት ቀን ከሞሉ በኋላ የምናገኘው አመት እንለዋለን። አጠቃላይ ወሮቹን አጠቃላይ የአሥራ ሁለት ወሮቹ ድምር ውጤት። አስራ ሁለት ወሮቹን ደምረን የምናገኘውን አመት ብለን እንጠራዋለን ወይም እንሰይመዋለን

ደንበኛ ማለት የአይርሮ ተጠቃሚ ወይም የሆነ አገልግሎት የሚጠቀሙ ሰዎች ወይም የሆነ አገልግሎት ተካፋይ ወይም የሆነ አገልግሎት ላይ የሚሳተፉ አሻራ ያላቸው ተሳትፎ ያላቸው ያን አገልግሎት ተጠቅመው በዚያ አገልግሎት ደስተኛ የሆኑ ያን አገለግሎትን በየእለቱ የሚጠቀሙ ብዙ ጊዜ ደንበኞች በተለያዩ መስሪያ ቤቶች በተለያዩ ድርጅቶች ላይ ትልቅ ሚና አላቸው። አንድ ድርጅት ለደንበኛው በአለው እገዛ በአለው አገዛዝ ወይም በአለው አሰራር ወይም በአለው በአረዳድ መልክ ሊሆን ይችላል በማስተናገድ መልክ ሊሆን ይችላል በመስጠት መልክ ሊሆን ይችላል ከመጀመሪያው ጀምሮ ደንበኞችን በማርካት ወይም ለደንበኞች የሚሆነውን አገልግሎት በማቅረብ ሊሆን ይችላል። ደንበኞችን በማስተናገድ ደንበኞችን እንዲረኩ በማድረግ የሚያሳልፈው ወይም የሚይዘው ለውጥ ምን ይባላል? ደንበኞችን ማርካት ይባላል ደንበኛ ለሁሉም ነገር መሰረት ነው። ደንበኛ ከሌለ ምንም ነገር የለም። ደንበኛ ይገዛል ደንበኛ ብዙ ነገሮችን ይካፈላል። ደንበኛ የብዙ ነገሮች መነሻም መድረሻም ነው። ከደንበኞች ብዙ ነገር ይገኛል ብዙ ጥቅሞች ይገኛል እና። ደንበኞችን ማስተናገድ ደንበኞች ላይ ትልቅ ቦታ መስጠት ደንበኞችን ደግሞ በሰአትና በአግባቡ ማስተናገድ ትልቅ ትርፋማነት ይዘት አለው።

ምርት ማለት አንድ ገበሬ ወይም አርሶ አዳር ሰርቶ ለፍቶ ደክሞ ከአመት አመት ከወር ወር ከእለት እለት ከጊዜ ወደ ጊዜ ደክሞ ሰርቶ ያመረተውን ወይም ያረባየውን የመጨረሻውን ውጤቱን የሚያገኝበት ምርት ይባላል። ለምሳሌ የስንዴ ምርት አለ። የጤፍ ምርት አለ። የብዙ አይነት ምርት አለ ያን ምርት እንዴት ነው ያገኘው? ከድካም በኋላ ከድካም በኋላ የሚገኝ ውጤት ማለት ነው። ከድካም በኋላ የምናገኘውን ፍሬ ማለት ነው። ምርት ማለት። ምርቱን የሚያገኘው ያ ገበሬ ወይም ያ አርሶ አደር። ከብዙ ልፋት በኋላ ከብዙ ጥረት በኋላ ያመርታል ምርት ያመርታል። መጀመሪያ ይዘራል ዘር ዘር የሆነው ፍሬ ያፈራል። ፍሬ የሆነው ደግሞ ወደ ምርት ይቀየራል። አምርቶ ውጤቱን ያገኛል። ውጤቱን በሚያገኝ ሰዓት ምርት ይሆንለታል። የድካሙን ውጤት አገኘ ማለት ነው። ድካሙን ወይም የለፋበትን የደከመበትን አገኘ ማለት ነው። አንድ ሰው የደከመበትን ምርት ያገኛል። የለፋበትን ምርት ያገኛል።

መልካም ልደት ስላልከኝ በጣም አመሰግናለሁ በጣም ነው የማመሰግነው። ይህንን የልደቴን ቀን አስመልክተህ ለኔ እንኳን ደስ ያለ መልእክት። ስላላክልኝ እንኳን ደስ ያለ ስላልከኝ እንኳን ተወለድክ ስላልከኝ። ለዚች ቀን ለዚች ሰዓት እንኳን አደረሰህ ስላልከኝ በጣም ነው የማመሰግነው። ምክንያቱም መልካም ምኞትን ስለገለፅክልኝ። ነገ ደግሞ የሆነ ጊዜ ደግሞ ያንተን ልደት ደርሶ እኔም መልካም ልደት እስከምልህ። ጎአጉቻለው አለው በጣም አመሰግናለሁ። መልካም ልደስ ስላልከኝ በጣም አመሰግናለሁ። በድጋሚ መልካም ጊዜ ይሁንልህ።

ላክ ማለት የሆነ ነገር የሚላክ ነገር ሊሆን ይችላል እቃ ሊሆን ይችላል የተለያዩ መልእክት ሊሆን ይችላል ብቻ ላክ ማለት ወደሆነ ነገር ላይ ላክ መልክት ጻፍ ሊሆን ይችላል እቃ ላክ ሊሆን ይችላል። ላክ የምንለው ትእዛዝ ነው እንደ ትእዛዝ ነው የሚታየው። እና የምንልከው ነገር ግን ሊኖር ይችላል የምንልከው ነገር የኛ የሆነ ነገር ሊኖር ይችላል ያን ነገር መላክ ማለት ነው። ወደ ሌላ ሰው ሊሆን ይችላል በመኪና ሊሆን ይችላል በአየር ሊሆን ይችላል በተለያየ ነገር ሊላክ ይችላል ማለት ነው

ችሎታ ማለት ችሎታ የሚለውን ስንገልጸው የአንድ ሰውን አቅም የአንድ ሰው ያለው እውቀት ሊሆን ይችላል፤ ያለው አቅም ሊሆን ይችላል፤ በገንዘብ ሊሆን ይችላል፤ በእውቀት ሊሆን ይችላል፤ በተለያየ መንገድ የሚያገኘው ልዩ የሆነው ችሎታው ችሎታ እንለዋለን። ጥረቱ፣ ችሎታው ያለው ነገር ያ የሰውየው እውቀቱ፣ ክህሎቱን ምን ልንለው እንችላለን ችሎታ ልንለው እንችላለን። ችሎታ በብዙ መንገድ ሊገለጽ ይችላል። በብዙ መንገድ የምንልጸው ነገር ነው ችሎታ ማለት። እና ችሎታ ማለት የሆነ ሰው አቅም፤ የሆነ ሰው ብርታት፤ የሆነ ሰው ጥንካሬ የሆነ ሰው ያለው አቋምን ያሳያል።